ያው አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ በጣም አሪፍ ነው ያው ጥያቄውንም በጣም ተቀብያለሁ ያው በብድር መስራት ትወዳለህ ይላል ጥያቄው ያው አሪፍ ነው። ብቻዬን ከምንሰራ በቡዱን ብንሰራ አዎ አንድነት በአንድ ላይ ሆነን ብንሰራ በጣም አሪፍ ነው ብዬ አስባለሁ ለብዙ ሰው ማንም ምመክረው ነገር ያው በቡድኑ ሆነን ብንሰራ ከብዙ ብዙ ነገርም ብዙ ነገር በብዙ ነገር ውጤታማ እንሆናለን ብዬ አስባለሁ። ዝምብለን ራሳችን ብቻ ከምንሰራ ያው በቡድኑን ሆነን ስንሰራ በጣም በጣም ከባድ ነው ብለን የምናስበው ነገሮችን በቀላል መንገድ ማለት ነው። በቀላል መንገድ መሰራት እንችላለን ማለት ነው። ስለዚህ በቡድኑ ብንሰራ ብዬ አስባለሁ። ያ በቡድኑ መስራትም ጡሩ ነገር ነው ብዬ አስባለሁ። ያ ብዙ ሰው በቡድን መስራት አይወድም ገና እንደዛ አይነት ነገር ጡሩ አይደለም። ያው ግዴታችን ነው አሁን ለምሳሌ አንዳንድ ሰው የሚከብድ ስራ ብቻ ሰርቶ በቃ ይታመማል። እንደዛ ምን እሚያስቸግረው ነገሮች እንደዛ አይነት ከሰዉጋ እማይግባቡ ሰዎች ናቸው እንደዛ እሚሆኑት። ስለዚህ እንደዛ አይነት ስራ መስራት ጥሩ አይደለም። ያው በቡዱን ስንሰራ በቡድን መስራት በጣም አሪፍ ነው ብዬ አስባለሁ። አሁን አንድ የሆነ ነገርን ለማሳደግ በቡዱን ሆኖ አንድ ሰው ከሚሰራ ያው የሆነ ነገር ለማሳደግ በቡድኑ ሆነን ብንሰራ በጣም የተሻለ ነው ብዬ አስባለሁ። ለብዙ ሰውም ደግሞ ጠቃሚ ነው ብዬ አስባለሁ። ስለዚህ በቡድን መስራት በጣም አሪፍ ነው። ያው በቡድን መስራት ላይ ያለው ያው ሪዛልቱን የሚያየው ደግሞ ሬዛልቱን እሚገባው እሚገባው ሰው በቡድኑ የሰራው ሰው ብቻ ነው። ለእንደዛ አይነት ሰዎች ጠቃሚ ነው። በጣም ያው ከባድ ነው ብለው እሚያስቡት አንዱ የሌለኛውን ሀሳብ እያመጣ ሌላኛው ደግሞ ከሌለኛው ሀሳብ እየተቀበለ እንደዚህ እያደረገ በሀሳብም በአካል ብቃትም ብዙ ነገር መሰራት ይቻላል ማለት ነው። ስለዚህ በቡድን መስራት በጣም ጥሩ ነገር ነው ብዬ አስባለሁ። ቴንኪው አመሰግናለሁ

በጣም አሪፍ ጥያቄ ነው። እመሰግናለሁ ስለሰጣችሁ ጥያቄው። የትኛውም በዓል ትወዳለህ ይልላል ጥያቄው። እኔ ደግሞ በጣም የምወደው ዘመን መለወጫ ነው። ዘመን መለወጫ በጣም እወዳለሁ። ያ ዘመን መለወጫ ማለት እኛ እኔ በተረዳሁት በእኔ ረዳድ ማለት ነው ያው አሮጌ አሮጌ ላይ አሮጌ ማንነትን የምናስወግድበት ያው ኖርማሊ ወደ አዲሱ አዲሱ አለም ላይ የሚቀየርበት ወይም ወደ አዲሱ እቅድ ወደ አዲሱ እንትኑ ላይ የምንቀየርበት በዓልም ስለሆነ በጣም ጽዴ በዓል ነው። አሪፍ በጣም የምወደው በዓል ብዬ አስባለሁ። ያው ከየትኛው በዓል በጣም የምወደው ያው ዘመን መለወጫ ነው። ዘመን መለወጫ ማለት ያው ያለፈውን አመት የምንረሳበት ደግሞ ኖርማሊ ቀጣይና ቀጣይ ለቀጣይ አመት የምናቀድበት አመት ነው ብዬ ያው በዓል ነው ብዬ አስባለሁ። ብዙ ሰው ዘመን መለወጫን ቀለል አድርገው የሚያዩ ሰዎች አሉ። ስለዚህ እንደዛ አይደለም። ግን በጣም በጣም መከበር አለበት በዓል ብዬ የሚያስበው ዘመን መለወጫ ነው። ዘመን መለወጫ በጣም አሪፍ በዓል ነው። በጣም ደግሞ ጥሩ በዓል ነው ብዬ አስባለሁ። ያው ለብዙ ሰው ማስተላለፍ የምፈልገው በጣም በኋላ ወጫ ማለት ያው አዲሱን በዓልን በዓል ብቻ ማለት ሳይሆን ያው ፈጣሪ ከአዛኛው ከአሮጌ ባህል ከአሮጌ አመት ወደ አዲሱ አመት እንድናልፍ የረዳውን እግዚአብሔርን እያመሰገንን የምናሳልፍበት ቀጣይ ለቀጣይ አማት ደግሞ ለፈጣሪ ምስጋና ላለፈው ምስጋና እየሰጠን ለቀጣይ አመት ደግሞ አደራ እምሰጠበት በዓል ነው ብዬ አስባለሁ። የዙ ሰው የሚወደው በዓል እሱ ነው ብዬ እኔም እገምታለሁ። እኔም ደግሞ በጣም የሚወደው በዓል ዘመንም መለወጫ ነው ብዬ መመለስ እወዳለሁ። ቴንኪው። አመሰግናለሁ። በጣም አሪፍ ጥያቄ ነው። በጣም አመሰግናለሁ። ቴንኪው

በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ ያ ጥያቄ እንደመመለስ እሞክራለሁ ቅሬታዎችን እንዴት? ታስተናግዳለህ ለጥያቄው አዎ ጥያቄ ቅሬታዎችን እኔ የሚያስተናግደው መንገድ በጣም ያው ፒሲፉሊ መንገድ ነው ብዬ አስባለሁ። ያው ቅሬታ ማለት ብዙ ሰው የራሱ ራሱን ቀር ያሰኘው ነገር ነው። አውጥቶ የሚያወራው እንደዚህ አይነት አውጥቶ የሚያወራው ሰው ደሞ ማጥላት ጥሩ አይደለም ያው ቅሬታዎችን ደም በጥሩ ሁኔታ ማስተናገድ ደግሞ። ያው ከጥሩ ባህሪ ያለበት ካለበት ሰው በጣም የሚጠበቅ ነገር ነው ብዬ አስባለሁ። ያው አንድ ሰው ቅሬታውን የራሱ ውስጥ ላይ ይዞ ከሚቀመጥ ከሬታውን። ካቀረበ አንተ ደግሞ ያንን ቅሬታ በትክክሉ ማስተናገድና ቅሬታውን ማስተናገድ ማስተናገድ ግዴታ ነው ብዬ አስባለሁ። ለብዙ ሰው ማለት ነው። ስለዚህ አንድ ሰው ያው ቅሬታን ካቀረበ ያንን ቅሬታ ኔኬቲቭሊ መረዳት አልፈልግም። ያው ብቻ ወደ ኔጌቲቭሊ የምንረዳ ከሆነ። ራሱን እንደመጉዳት እንደመጣ ብለን እናስብ ከሆነ በጣም እንዲህ እየተወይ እንዲህ እንዲህ እንደምን ይን ይጎዳል። ስለዚህ ያንን እንዳሞከር ቅሬታዎችን በፒሲፉል ወይም በፖላይትሊ። መቀበል አለበት ስለዚህ እኔ እንደዛ ነው የሚያደርገው ያው ቀሬታም ብዙ ሰው ያቀርባል። ከዛ የተሰማውን ለሱ የተሰማውን ነው የሚያወራው። ስለዚህ ያኛውን እኔ ተቀብዬ ቅሬታ የኦቢሲ ቮልዌል መንገድ ተቀብዬ ያው ይሄኛው ይሄኛው እንደዚህ እንደዚህ ነው ብዬ እመለሳለሁ። ስለዚህ ቅሬታውን እንዴት? አስተናግዳለሁ የሚል ጥያቄው ያው ግዴታም ስለሆነ የቅሬታውን እኔ በጣም በፒሲፉሊ ወይ ሰው ሰው በሚወደው መንገድ ነው። የሚያስተናግደው ስለዚህ ያው የትኛውም ሰውም እንደዛ ቢያቀርብ ብዬ ለሌላ ሰውም እንደዛ አያትም እንደዛ አድርጌ ነው የሚያስቡ አሪፍ ነው። ቴንኪው ምስክር

በጣም አሪፍ ጥያቄ ነው ያው ዛሬ የአየር ሁኔታ እንዴት ነው ይላል ጥያቄው? ያው እኛ አካባቢ የኛ አካባቢን ነው የማወራው። እኔ ያው የኛ አካባቢ ዛሬ በጣም ዳመናማ ነበረ። ዝናብ ራሱ ሊዘንብ ሞክሮ ነበረ። አሁን ዳመናማ ነው ሰሞኑን እንደውም ዳመናማ በጣም እየሞቀ ነበረ። ስለዚህ ይዘንባል ብዬ ብለን እንጠብቃለን ዳመና ሁኔታው የአየር ሁኔታው እንደዛ ነው ብዬ አስባለሁ። ስለዚህ የዛሬው የአየር ሁኔታ እኛ ጋር ዳመና ዳመና ዳመናማ ነው። ስለዚህ ያው በጣም እየሞቀም ስለሆነ ዝናብን ራሱ ፈልገን ነበረ በጣም ስለዚህ ያው ኮንዲሽኑ እንደውም በጣም አወዛጋቢ ነበረ። ሰሞኑን ያው አንዴ በጣም ፀሀይ እንትን ይሆናል። ከዛ ትንሽ ይበርዳል እንደዛ እየሆነ እያስቸገረ ነበረ። ዛሬ ግን ዳመናማ ነው። ቴንኪው አመሰግናለሁ በጣም አሪፍ ጥያቄ ነው።

ያው አሪፍ ነው ቴንኪው አመሰግናለሁ በጣም አሪፍ ጥያቄ ነው። የተበላሸውን ነገር ማስተካከል ትችላለህ ይላል ጥያቄው ያው የተበላሸ ነገር ማስተካከል ትችላለህ? ይሄ መልስ ጥያቄ ያው መልስ አዎ አስተካክላለሁ አብዛኛው ክሊኒየም ያስተካክለው ማብራት ነው። የማብራት ሲባላሽ ማብራት ማስተካከል በጣም እችላለሁ ያው አቅምም አለ ጭሎታም አለ። ስለዚህ ማብራት ሲበላሽ ማስተካከል ያው የብዙ ሰውም ስለሚያስተካክል ማውራት ብቻ አይደለም ኮምፒውተር ነክ ላይ። አካሄድ ማውራት። ማብራት አካባቢ ነገሮችን በጣም ማስተካከል እችላለሁ ቲጂ። ኖርማሊ ወይ ወይም ማብራት ነው በጣም የምችለው። ያው ማብራት ማስተካከል እችላለሁ። ያው የተበላሸው ነገር ማስተካከል ትችላለህ? የሚል ጥያቄም የተበላሸው ነው ብዬ የተበላሸው ነገር ማስተካከል የሚል አለ ወይ ትችላለህ ማስተካከል ትችላለህ የሚል ጥያቄ? ያው ማብራት ማስተካከል እችላለሁ። ይሄንም የምችለውን እሱ ነው አሪፍ ነው። ቴንኪው አመሰግናለሁ በጣም

በጣም አሪፍ ጥያቄ ነው አመሰግናለሁ ያ ጥያቄ በጣም መጠየቅ ያለበት ጥያቄ ነው ብዬ አስባለሁ። ደሞዝ በየትኛው ቀን ታገኛለህ? ይላል ጥያቄው። ያው እኔ የሚያገኘው ደሞዝ ወይም ሃያ ስምንት ነው ወይም ሃያ ዘጠኝ ነው ያው በጊዜ ነው የሚገባው። ያው አስፈላጊም ነው ደግሞ እንደዚህ አይነት ትንሽ ወጣ ከሆነ ወጣ ካለ በጣም ያስቸግራል። አሁን ሌላ በጣም ጥሩ ስራም ሌላኛው ተጨማሪ ብዙ ስራም ስለሌለ። ያው ደሞዝንም ያው የመንግስት ሰራተኛ ጋር በመሆኔ ያው ደሞዝን እጠብቃለሁ ትክክለኛ ማለት ነው። ስለዚህ በሃያ ስምንት እና ሃያ ዘጠኝ ነው ከትም ከበለጠ በቃ ሄደ ብንለው። በጣም አለፈ ካለ ሰላሳ ላይ ነው። ካልሆነ አንድ ላይ ነው ከዛ አይበልጥም በቃ መጨረሻ ነው ብዬ አስባለሁ። ብዙ ጊዜ ማለት ነው። ያው ስፔሻል ኬዝ ኖሮ ካልሆነ በስተቀር። ከዚያ አያሳልፉም ሀያስምንት እና ሀያዘጠኝ አብዛኛው ጊዜ የሚጠቃም የምቀበለው። ያው አመሰግናለሁ ቴንኪው

ያው አሪፍ ጥያቄ ነው ያው ጥያቄዬን ተቀብያለሁ አመሰግናለሁ ስለሰጣችሁ። ዜናውን ከየት ታገኛለህ? ይላል ጥያቄው ያው ዜና የማገኘው አብዛኛው ጊዜ ከቲቪ ነው። ያው አብዛኛው ጊዜ እኔ የምጠቀመው ቲቪ ደግሞ ኢቲቪ ቲቪ መዝናኛና ፋና ከዛ ኢቢኤስ አብዛኛው ጊዜ ዜና የማገኘው ከቲቪ ነው። ከዛ ከበለጠ በሬድዮ እቀበላለው ዜና። ደግሞ ኤፍኤምንም ኤፍኤምንም እጠቀማለው በስልኬም አሁን ብዙ ዜና የምናገኝባት መንገዶች አሉ። ከነዚህ ያው አብዛኛ ጊዜ እኔ የምጠቀመው ያው አብዛኛ ጊዜ ስለምጠቀም ነው እንጂ ቲቪ ያልኩት። ሌሎችንም እጠቀማለው። ብዙ ያው ዜና ዜናውን የምናገኘው መንገዶች አሉ ከእነዚህ አንዱ ነው። የምጠቀመው ያው አብዛኛ ጊዜ ቲቪን ስለምጠቀም ነው። ቲቪ በጣም አሪፍ ጥያቄ ነው። ያው ዜና ማግኘት እና ዜና መስማት ጥሩ ነው ብዬ አስባለሁ አመሰግናለሁ።

በጣም አሪፍ ጥያቄ ነው እመሰግናለሁ ስለሰጣችሁኝ ጥያቄ በጣም አሪፍ ጥያቄ ነው ብዬ አስባለሁ። ያው የጎረቤታችሁ የጎረቤቶቻችን ድምጽ ይሰማል ይላል ጥያቄው አወ እሰማለሁ ያው ግዴታም ነው። ያው ጎሮቤት ላይ ከሆነ ያው ድምጽ መስማት መቼም አይቀርም። ስለዚህ ጉሮቤ የጎረቤት ድምጽ የጎረቤቶቻቻችን ድምጽ ትሰማለህ የሚል ጥያቄ? ያው እሰማለሁ ደግሞ ብዙ ጊዜ እንደውም ከእነሱ ጋርም ብዙ ጊዜ ስለማሳልፍ ግን እሰማዋለሁ። ያው እነሱ ያው አጠገብ ላይ ስላለን ስለዚህ ብዙ ጊዜ እሰማለሁ። ያው እንተን ነው ለምሳሌ ያው እነሱም ብዙ ጊዜ ድምጽን ከፍ አድርጎ ስለሚያወሩን ይኸው ድምጹን እሰማለሁ። ትሰማለህ የሚል ጥያቄ ነው ለየተመለስኩት የመለስኩት። ስለዚህ አዎ እሰማለሁ አመሰግናለሁ አሪፍ ጥያቄ ነው ቴንኪው በጣም እሰግናለሁ

በጣም አረፍ ጥያቄ ነው እመሰግናለሁ ስለሰጣችሁ ጥያቄ። እሳት ማንደድ ትችላለህ ይላል? ጥያቄው አዎ እችላለሁ ይሄ ሰዓት ማንደድ ትችላል አለ። የምል ጥያቄ? አዎ እችላለሁ። ያው ድሮም ገጠር አካባቢ ላይ ስላደኩ። ያው ከዚህ በፊቴም ብዙ ልምድ አለኝ። ያው በጣም እችላለሁ ያው ራሴን ሰርቫይቭ ለማድረግ ብዙ ጊዜ ያው ተማሪ ሲማርም እንደዛ አይነት ነገሮችን እያደረከ ስላደኩ። ያው ራስህን በቃ ኢሳትማንደር ማንደድ እችላለሁ። በጣም በቃ ኖርዋል አድርጌ ነው የሚያስበው ትልቅ ትንሽ ነገር ነው። በቃ ትንሽ አድርገን ካየን ማለት ነው። ስለዚህ እሳት ማንደድ ትችላለህ የሚል ጥያቄ? አዎ ብዬ መመለስ በሙሉ ልቤ ነው። ያው እችላለሁ ደግሞ አቅምም አለኝ። ስለዚህ ብንችል ብንችል ሁሉም ብንለማመድ አሪፍ ነው ብዬ አስባለሁ። አሁን አንዳንድ ሰዎች አይችሉም ብዙ ሰዎች ማለት ነው። ስለዚህ እንደዛ አይነት ነገር ጥሩ አይደለም። ቴንኪው አመሰግናለሁ

በጣም አሪፍ ጥያቄ ነው ስለሰጣችሁኝ ጥያቄ። ወደ መናፈሻ ሚናህል ጊዜ ትሄዳለህ ጥያቄው ወደ መንፈሻ መናፈሻ ምሄደው? እኔ ብዙ ጊዜ አልሄድም አልሄድም ምክንያቱም ደግሞ ስራ ቢዚ ስለሚረግ ብዙ ጊዜ አልሄድም። ግን በሳምንት አንዴ ወይም እሁድ እሁድ ከሰአት በኋላ ማለት ነው። ከቸርች በኋላ መናፈሻ ምናምን እሄዳለሁ። ያው መናፈሻ ደግሞ መሄድ በጣም ጥሩ ነው። አእምሮን ሪፍሬሽ እናረጋለን አእምሮን። በጣም አክቲቭ አድርገን ነው የምንመጣው። ስለዚህ ብዙ ጊዜ ወደ መናፋሻ መሄድ ብንችል ብንችል አሪፍ ነው። ጊዜ ምናምን ቢኖር ማለት ነው። ስለዚህ የአብዛኛው ሰዎች ጥሩ ጥሩ ነገር ነው ምናየው እዛ መናፈሻ ላይ ያው አእምሮንም ሪፍሬሽ ያረጋል። ያው ጥሩ ነው ብዬ አስባለሁ ለብዙ ሰው ማለት ነው። ስለዚህ ማናፈሻ መሄድ በጣም ያስፈልጋል። ያው ከጭቅትም ትንሽ ያገለግልን ለጭቅት ብዙ የሚጨናነቅ ሰው ወደ መናፈሻ ሄዶ ቢያሳልፍ ብዬ አስባለሁ ቢመክራለሁ። ቴንኪው እመስግናለሁ

በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ ያው ጥያቄውን ለመመለስ እሞክራለሁ። ምን አይነት ሙዚቃን ትወዳለህ? ይላል ጥያቄው ያው እኔ በጣም የምወደው የፍቅር ሙዚቃ ነው የፍቅር ሙዚቃ በጣም ደስ ይለኛል። ስለዚህ የሙዚቃ ብዙም አልሰማም ግን ያ ፊት ሙዚቃ በጣም እወዳለሁ። ያው ብዙም አልሰማም ግን ኖርማሊ የሚወደው ሙዚቃ የፍቅር ነው። እሱም ደግሞ አሁን ብዙ ዘፋኞች አሉ። ከእነዚህም አንደኛው የታምራት ታምራት። የታምራት ዘፈን በጣም ነው እንትን የሚሆነው ያ ስለ ፍቅር የሚዘፍነው ዛፋን አሉት። ስለዚህ እንደዚህ አይነት ሙዚቆችን ነው የሚወደው። ይኸው ሌላ ሌላም ዘፈን ምናምን አልሰማም። ግን እንደዚህ አይነት ዘፈን ትንሽ ሲዘፈን ሲሰማ ትንሽ እንትን ይሆናል። ፍቅር ውስጥ የገባ ሰው እንደዚህ አይነት ዘፋ ሲሰማ በጣም ውስጥ ይነካል። ስለዚህ እንደዚህ አይነት ነገር ነው። ቴንኪው እመሰግናለሁ

በጣም አሪፍ ጥያቄ ነው። እቃ ቁጥጥር ታደርጋለህ? ይላል ያው ግዴታም ስለሆነ አደርጋለሁ። አዎ! ብዙ ነገር ብዙ ጊዜ ቁጥጥር ሳናደርግ ዝም ብለን የምናስቀምጠው ነገሮች ጥሩ አይደለም። ስለዚህ እቃ ያው ስታም አይደለም። ብዙም ስስታም አይደለም። ግን እቃ በኔ ይሄን የሚያውቀው እቃዎችን መቆጣጠር እወዳለሁ። እቆጣጠራለሁ ደግሞ ስለዚህ ስለዚህ እንቱራ አይደለም ይቃ ሲሲታም ሳይሆ ሆኜ ሳይሆን ያው ኖርማሊ እቃ መቆጣጠር እወዳለሁ። እጠቅመው እችላለሁ። ብዙ ጊዜ ማለት ነው። ስለዚህ አያቆጣጠራለሁ ብዬ ለመመለስ እሞክራለሁ ያው ጥያቄም እቃ ቁጥጥር ታደርጋለህ ወይ? የሚል ጥያቄ ነው ያው አስፈላጊ ነገር ነው ብዬ አስባለሁ። ያው ከተበላሸው ኖርማሊ መግዛት እንጂ ስለዚህ ከተበላሸ በኋላ ከምናወራው በጊዜ በቁጥጥር ጥሩ ሆኖ ብዬ አስባለሁ። ቴንኪው እናመሰግናለን።

በጣም አሪፍ ጥያቄ ነው አመሰግናለው ስለሰጣችሁኝ ጥያቄ በጣም አሪፍ ጥያቄ ነው ብዬ አስባለሁ ጥያቄው ያው ቃልን ትጠብቃለህ ይላል ጥያቄው አዎ ጠብቃለሁ። ቃል መጠበቅ በጣም አስፈላጊ ነገር ነው ብዬ አስባለሁ ለብዙ ሰው ማለት ነው። ቃል ኖርማሊ ያው ብዙ ሰው ቃል ባለመጠበቅ ነው ከሰው ጋር የሚጣላው ስለዚህ። ያው የትኛውም ቃል ያው ቃል ከገባን ያው ቃል ማለት ኖርማሊ። ለሌላ ሰው ይሄንን ነገር አደርጋለሁ ብለን የምናስበው አብዛኛው ጊዜ ይሄንን ነው ይሄኛው ቃል ነው ብዬ አስባለሁ። ቃል ነው ብላችሁ የጠየቃችሁትን ጥያቄም ያው ይሄኛው ቃል ይሄኛው ቃል ነው ብዬ አስባለሁ። ያው ቃል መጠበቅ በጣም አስፈላጊ ነገር ነው ብዬ አስባለሁ ብዙ ለብዙ ሰው ማለት ነው። ቃል መጠበቅ ያው ለወደፊትም ታማኝነትም ይገልጻል። እኛ ለእኛ ሰው እንድትተማመንም የእናረጋለን ስለዚህ። ቃል መጠበቅ በጣም ጥሩ ነገር ነው ብዬ አስባለሁ። ያው አሪፍ ጥያቄ ነው አመሰግናለሁ ቴንኪው።

አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ በጣም አመሰግናለሁ ጥያቄውን ለመመለስ እሞክራለሁ። ያው ጥያቄውም በመጀመሪያ አነባለሁ በምንጣፍ ላይ ትቀመጣል ይላል ጥያቄው አዎ እቀመጣለሁ። ብዙ ጊዜ እንደውም የሚቀመጠው በምንጠፍ ላይ ነው ምንጠፍ ላይ መቀመጥም ደግሞ ጥሩ ነው ብዬ አስባለሁ ለብዙ ሰው ማለት ነው። ስለዚህ ያው ሰፊም ስለሆነ ብዙ ቦታ ላይ እንትን ራሳችንን ሪላክስ ስላደረገን ጥቅል ለመቀመጤም ጥሩ ነው ብዬ አስባለሁ። ያው ኖርማሊ ምንጣፍ ላይ እቀመጣለሁ። አብዛኛ ጊዜ ብዙ ጊዜ የሚቀመጠው ምንጣፍ ላይ ነው። ያምንካፍ ምንጣፍ ላይ ብዙ ሰው ምንጣፍ ላይ እንደሚቀመጥ አውቃለሁ። ያው እኔም ከእነዚህ ሰዎች አንዱ ነኝ እጠቀማለሁ የምንጣፍ ላይ ነው የሚቀመጠው። አመሰግናለሁ በጣም አሪፍ ጥያቄ ነው። ያው ጥያቄን በሲሲውም ቢሆን ተመልሼ አይደለሁ ብዬ አስባለሁ በጣም ቴንኪውም እመሰግናለሁ።

ያው በጣም አሪፍ ጥያቄ ነው ጥያቄውን ለመመለስ እሞክራለሁ በመጀመሪያ ጥያቄን እነባለሁ የዝናብ ውሃ ትሰበስባለህ ይላል? ጥያቄው አዎ እሰበስባለሁ። ያው ሽንዳ ውሃ ምናምን ስለሚያስቸግር አብዛኛ ጊዜ ልብስ ምናምን ለማጠብ። ያው እንጠቀማለን የዝናብ ውሃን ማለት ነው። ኖርማሊ ለመጠጣት ባንጠቀምም ያው ያ ዝናብ ውሃ የምንጠቀመው አበዛኛ ጊዜ ያው ልብስ ማጠብ። በቃ ኖርማሊ ለሻወር ለመግባት የዝናብ ውሃን እጠቀማለሁ እሰበስባለሁ። ይሄ ኖርማል የሸንዳ አሸንዳ ትንሽ ተሰብስቦ በመጀመሪያ አካባቢ አንጠቀምም ስለዚህ። ትንሽ ከቆየን ዝናብ ከዘንቦ ትንሽ ካጣሁ በኋላ ያለውን ሰብስበን እንጠቀማለን። ያ ዝናብ ውሃ ትሰበስባለህ የሚል ጥያቄው? አዎ ብዬ ለመመለስ እሞክራለሁ። ቴንኪው አመሰግናለሁ በጣም አሪፍ ጥያቄ ነው አመሰግናለሁ።

ያው በጣም አሪፍ ጥያቄ ነው ያው ጥያቄ ጥያቄን ለመመለስ እሞክራለሁ ጥያቄው ደግሞ በመጀመሪያ አነባለሁ። መታጠቢያ ቤት ትዘምራለህ ይላል። ጥያቄው አዎ በጣም ነው የምዘምረው። ያው እየታጠብኩ ያው ቢዙ ጊዜ ጊዜም ስለማይኖር ለዛም ዎርሽፕ እያደረኩ ነው መዝሙር ከፍቼ ነው የምታጠበው። ስለዚህ የመታጠቢያ ቤት ውስት። ትዘምራለህ የሚል ጥያቄ አዘምራለሁ በጣም ነው የምዘምረው። ያው ደግሞ መዝሙሩ የትኛው ቦታ መንፈስ ኖርማሊ በመንፈስ ከተነካን የትኛው ቦታ ስለማይመርጥ። ያው ዘምራለሁ። ያው መታጠቢያ ቤት ውስጥም በጣም ነው የምዘምረው። ያው ብዙ ጊዜ እንደዛ አይነት። እንደውም አሪፍ። እንትን ነው አጋጣሚ ነው ብዬ የማስበው። እንደዛ ነገሮችን ማውራት እና ማስታወስ አሪፍ ነው ብዬ አስባለሁ። አሁን ነው ትዝ አለኝ። እንደውም በጣም አሪፍ ጥያቄ ነው። እመሰግናለሁ።

የተማሪው ጥያቄ ነው ያው ጥያቄን ለመመለስ እሞክራለሁ ያው ጥያቄዉን በመጀመሪያ አነባለሁ ከዛ ደግሞ ለመመለስ እሞክራለሁ። የምትወደው ከተማ የት ነው? ይላል ጥያቄው እኔ በጣም በጣም የሚወደው ከተማ። በጣም የምወደው ከተማ ሀዋሳ ነው ሀዋሳን በጣም ነው የምወደው ሀዋሳ ማለት በጣም በጣም ውብየሆነ ከተማ ነች። ያው ያላዩ ሰዎች ቢያዩ ብዬ የምመክራቸውን ከተማ ሀዋሳ ነው። ያው ሀዋሳ በጣም ያደገች ናት። የራስህ በጣም ጥሩ ነው መንገድ አለ በጣም ሰፊ የሆነ መንገድ አለ። ስለዚህ ያው ብዙ ሰው ቢያይ የምመኘው ከተማ በጣም ጸዴ ከተማ ውብ ናት። የተጸዳች ናት በጣም ጸዴ ከተማ ነው ብዬ የሚያስቡ ከተማ ሀዋሳናት እኔ በጣም የምወደው ከተማ ብዬ። አስቡ ያው ከአዲስ አበባም አዲስ አበባም እወዳለሁ። ግን ቢሆንም ከአዲስ አበባ እንደውም ይልቅ የምወደው በጣም የምወደው ሀዋሳ ነው። ቴንኪው